አዎ ዋይፋይ አለኝ እጠቀማለሁ። ተንቀሳቀሽ ዋይፋይ ነው ያለኝ በፈለኩበት ቦታ ይዤው የምንቀሳቀሰው ነው። የተለያዩ ስራዎችን ኢንተርኔትን በፈጣን ሁኔታ የተለያዩ ላወርዳቸው የፈለኳቸውን አፕሊኬሽኖች እንደዛ እንደዛ እጠቀምበታለሁ። ብዙ ስራ እሰራበታለሁ አለኝ

አዎ ገንፎ እበላለሁ በሀገራችን ብዙ ጊዜ የተለመደ ነው። ቁርስ ላይ ገንፎ ብዙ ሰው ይበላል እኔም እወዳለሁ እኔም ገንፎ እበላለሁ። የተለያዩ ፕሮግራሞች ላይም ይቀርባል በተለይ እንደዚህ እርጉዝ ሴቶች ምናምን ባሉበት ቦታ ላይ ይቀርባል ቆንጆ ምግብ ነው እኔም እወደዋለሁ እመገባዋለሁ።